የስልክ ካሜራ ትጠቀማለህ? የሚለውን አዎ እጠቀማለሁ። አብዛኛው እምጠቀመው አንዳንዴ የሆነ ለየት ያለው ነገር እንዳስታውስና ወደፊት ይጠቅመኛል ብዬ ባመንኩት ነገር ዛሬ ከሌላ አልኩኝ። ራሴን እንድጠቀምና አስፈላጊ ነገሮች በምን እንዴት የሚለው መልስ ለመመለስ የሚያስችሉን አቅሞች ላይ በመገንባት እዛ ላይ ትልቅ ነገሮችን በራሴ ላይ እንደ ሊኖረኝ ትልቅ ነገሮች አደርጋለሁ እና የስልክ ካሚራ ትጠቀማለህ የሚለኝ አዎ እጠቀማለሁ። በብዙ ሁኔታ ስለምትጠቀም አስፈላጊ ነው ብዬ ያመልኩትን ነገሮችን እንደው ፎቶን በማንሰልት አንዳንድ ነገሮች ለራሴ ማስታወስ የሚያስችለኝ ነው። ብዬ የምልኩት ነገር እዛ ላይ በማድረግ አስፈላጊ ነገሮችን እንደዛ እንዳያደርግ ጠቃሚ ነገሮችን እንዳረግ የራሱ እንትን እጠቀማለሁ። እና የስልክ ካሜራ ብንጠቀምበት በብዞ ሁኔታ ይጠቅመኛል። ለብዙ ነገር ይጠቅመኛል ብዬ ባመንኩትን እሱን ቻልኩትን እንትን ለማድረግ አስፈላጊ ነው። ባመንኩት እና ለሱን እንትን ለማድረግ አሳፈላጊ ነገር ለማድረግ የምትጠቅምበት ነገር ስለሆነ ብዙ ላይ ይሄን ተጠቀም ብዙ ሁኔታ ጠቅሞኛል። እና ይሄ ስልክ ካሜራ እጠቀማለሁ የምጠቀምበት ሰዓት ደግሞ ምን ያህል ይጠቅመኛል ለምንድነው? ምናምን የሚለው መልስ ለመመለስ የሚስችል አቅሙ በመገንባት ላይ ትልቅ አስተዋጽአ አለው። ቢየ ያመንኩት ነገር እንደዛ አደርጋለሁ እና የስልክ ካሚራ እጠቀማለሁ በብዙ ሁኔታ። እጠቀም ደግሞ እንዲጠቅም ያደርገዋል

የሆነ የሚመርጥበት ሰዓት አለን ማለት። ቤት የምትሆንበት ነገር ከዛ ወጪ የምትሆንበት ነገር አለ። አንዳንድ ቤት የምትሆንበት እሁድ ሲሆን ቤት ነው የምትመጡት ከቤት መውጣት። ያን ነገሮችን መስማት ነገሮችን ማዳመጥ የአንድን ብርት የመካፈል የሚችለው። ሰዓት አለ ማለት እውነት ከሆነ ከቤቴ መውጣት አልፈልግም። ቤቴ ላይ ሆኜ ሁሉ ነገር መካናውን ስራዎችን መስራት ድርጊቶችን ማድረግ አስፈላጊ ነገሮችን ማድረግ ነው የምመርጠው። ከዛ ውጭ ቤቴ ቤቴ ውስጥ የምመርጠው እዛ ሲሆን ነው። በውጭ የምትመጡ ደግሞ ድብርት ሲሆን አንዳንድ ነገሮችን ቤት ሆነና ልታልፋቸው ነገሮች መስማት ማትፈልጋቸው ማድረግ ማትፈልጋቸው ነገሮችን እንዴት መሆን አለባቸው ብለህ በምታስብበት ነገሮች እዛ ላይ። በልክ ልክ መታሰብ ስትፈልግ በውጭህ በብዙ በንፋስ ለመሳብ ሆነ ነገሮችን ለመገንዘብ ነገሮች ያለፉትን ምን ያህል ይጠቅማሉ ብለህ የምታማ ማወቅ የምትፈልጓቸው ነገሮችን እዚህን ሁሉ። ያንተን ይገነባኛል ብለህ ተምታ ስትበል በራሳቸው ሁኔታ ነገሮችን እንትን ለማለቅ ሰው ደግሞኝ እና ብዙሃን በውጭ ነው የምመርጠው። እሁዱ በውጭ ቻናል ቤት የሚመርጠው እና በውጭ የምመርጠው ደግሞ ነገሮችን ራሴ ላይ ምን ያህል ጠቃሚ ነው ብዬ የማስባቸው ነገሮች በራሴ ላይ ያለኝ አመላካከት ለመቀየር ጠቃሚ ነው ብዬ በማምንበት ሰዓት ነው

ኦኬ ምን አዲስ ነገር መማር ትፈልጋለህ? የሚለውን ብዙ ነገር መማር እፈልጋለሁ አንደኛው ነገር የ የሮ ዲፈረንሻል ጂፒኤስ እዛ ላይ መማር እፈልጋለሁ። እዛ ስማር ብዙ ጠቀሜታ የሆነ ነገሮችን ወይ በራሴ መገንባት እችላለሁ ብዬ ባመንኩት ነገሮችን እንዴት ይጠቅሙኛል? እንዴትስ አድርጌ መስራት እችላለሁ። ነገሮች እንዴት ልቀይራቸው? የሚል ነገሮችን በዛ ላይ ያለኝ የም ራሴ ሙያ በዛ ስለተማርኩኝ ይህንን ነገር በደንብ አሳድጌ የነገሮችን ሁሉ እዚህ አለም ላይ ያሉ ነገሮች። እንዳውቅ እንዲረዳኝ ነገሮችን መገንዘብ የሚችልበት አቅም እንዴት ልገነባ የሚለው ነገሮች መመለስ የሚችልበት አቅም መገንባት ላይ እዛ ትኩረት ማድረግ ራሴን ጠቃሚ ጠቃሚ ነገሮች ነው። ይጠቅማሉ ብዬ በመግባት ነገር እዛ እንድገነባ ትልቅ አስተዋጽኦ እንዲኖረኝና ያሰራሁት ነገር ደግሞ በዛ ወደ ትልቅ ነገር እንዲቀየር የራሴ አስተዋጽኦ እንዳደርግ ወደ ቀጣይ የሚመጡ ነገሮችን እንዴት በመልካምነት መቀየር እችላለሁ። የሚል ነገሮችን እንደዛ ለመቀየር የሚያስችሉ አቅሞችን በመ ግንዛቤ ላይ በመፍጠር በራሴ ላይ እይታዎቼ ወደ ትልቅ ለመቀየር ዋና አላማ አለኝ

ሁኔታዎችን ለመስተናገድ እኔ ዝግጁ ነኝ ነገሮችን ለመገንዘብ ነገሮችን እንዴት መሆን አለባቸው። እንዴትስ ያሉኝን ቅሬታዎች። በሰዎች ላይ ያረኩበትን ነገር እንዴት ማካካስ አለብኝ ብዬ በራሴ ግንባታ ላይ እሰራለሁ። መጀመሪያ ነገሮች የመጡብኝን ነገሮች ደግሞ እንዴት ማስቀጠል አለብኝ የሚለውን አስተሳሰብ በራሴ ላይ በመገንባት። ነገሮችን እንዴት ልቀይራቸው በሚል ናገር ትኩረት በማድረግ የሚመጣው ነገሮችን ወደ ቀጣይ ምን መሆን አለበት የሚለው አቅም በመገንባት የሚመጡትን ችግሮችን። ለመፍታት የሚያስችል አቅም በመገንባት አንተ ምን የሚመስል ጥቅም እንዳለህ ይህንን ነገሮችን ማወቅ የሚያስፈልገውን ነገሮችን በማወቅ ወደ ቀጣዩ ነገሮችን እንዴት አውቃለሁ? እንዴትስ ወደ ትልቅ ደረጃ እደርሳለሁ የሚለውን? ትክክለኛ መስመር ለይ የሚያደረስ አቅም በመገንባት ወደ ቀጣይ የሚመጡ ችግሮችን እዛ ላይ እንትን ማድረግ ትኩረት በምትሰጥበት ነገሮችን የምትረዳበት ወቅት የምትረዳበት ነገር በአንተ ላይ ትልቅ እይታዎች ትልቅ አ ትላልቅ ነገሮችን። ማንበብ የምትችልበትን ነገሮች መገንባት ነው

ቅርጫት የለኝም እኔ ቅርጫት አልጠቀምም። ነገሮችን ሌላ ነገር ነው የምጠቀመው ቅርጫት ከድሮም ካሁንም አልጠቀምም። ቅርጫት አልነበረኝም። የምጠቀማቸው ሌላ ነገር ካልሆነ በስተቀር ቅርጫት ለምን እንደሚጠቅምም ብዙ እንትን አይለኝም። ነገሮችን ለመጸለይ ነገሮችን ለመስተካከል የምትጠቅመው ነገር ዋናው ነገር እሱ ስለሆነ እና ቅርጫት በኔ ውስጥ ወይም በቤቴ ላይ ሊገኝ አይችልም አልነበረም እና ነው ቅርጫት የለኝም

በምንጣፍ ላይ ትቀመጣለህ? የሚለው መልስ፣ እኔ ቤቴ ላይ ምንጣፍ ላይ አልቀመጥም፤ ግን ሌላ ቤት ስትሄድ አብዛኛው ሙስሊም ካልደሆነች ምናምን ሲያገኝ፣ እዛ ላይ አብዛኛው ቤታቸው በምንጣፍ ላይ ነው ሚቀመጡት እና እሳቸው ቤት ስትሄድ ግድ በመቀመጫ ወይ በምንጣፍ ነው ግድ የሚልህ፣ እና እዛ ሲሄድ፣ ወደ ጓደኞቼ ሲሄድ፣ ነገሮችን ለመገንዘብ ለማሠባሰብ ስንሞክር ነገሮች እነዚህን፣ በምንጣፍ ላይ በመቀመጥ ነገሮችን በአንተ ላይ ምን ያህል ጠቃሚታ እንዳላቸው አንተም ትንሽ ዕረፍ ብለህ፣ ነገሮችን ለመርሳት የምትሞክርበት ነገር በዛ ላይ ስትገነባ፣ ጥሩ ነገር ነው የሚሆን ነው ብለህ ስታስብ" ይህንን የማደርገው ደግሞ አንተም የምታደርገው ነገር ስላለ፣ እና በምንጣፍ ጥእቀመጣለሁ ወይ የሚለውን አዎ እቀመጣለሁ እሳቸው ሲሄድ ለእሳቸው መምሰል ብዬ እቀመጣለሁ ግድ ነው ጓደኞችህ ወይም የሆኑ ሰዎችን ስታገኝ፣ ለራሳቸው ክብር ብለህ የምታደርገው ነገር ስለሆነ እና ወሳኝ ነገር ነው፤ እሱን በማድረግ አንተን የሚያስፈልጉህን ነገሮች፣ በአንተ ላይ ትልቅ እይታና ትልቅ ከበሬታ እንዲኖራቸው የምታደርገው ነገር ስለሆነ። እና በምንጣፍ ላይ ትቀመጣለህ? የሚለውን፣ በደንብ እቀመጣለሁ፤ ስቀመጥ ነበረ፣ ወደ ጓደኞቼ እየሄድኩኝ አንዳንድ ነገሮች በራሴ ላይ ተዘርግተህ ለማለት የማደርገው ነገር ነበረ፤ እና በዚህም ልክ ነገሮችን እንትን እንዲህ አድርጌያለሁ ማለት ነው።

ቅርቃሃ የሚል አላውቅም አካባቢያችንም አይታወቅም። ማለት አካባቢያችን የሰላም የሆነ ሀገር ስለሆነ ነገሮችን እንደዚህ ነገሮች። አንተማም እና ቅርቃሃ አገኘ አካባቢ የለም። እኔም ደግሞ የዛ እውቀትም የዚህ ያለኝም ቅርቃሃ ምንድነው እንደሆነ? ብዙ የማውቀው ነገር የለኝም በፊትም ስታነዛ ስጠይቅ ነበረ። እንደዛ ሲሆን ቢዘመም እውን እንደሆነ አላውቀውም ማለቴ ነው። ምን ጠቅሜ እንዳለው ለመሰማት። ለማወቅ ብዙ እንትን ያልኩት ነገር ስለሌ ነበር

እኔ አለብስም አይመቸኝም ማለት እኔ እንደዛ ሰንደል ሸበጥ ምናምን ብዙ አይመቸኝም አልጠቀምበትም አብዛኛው ነገር ማለት። እኔ የሚመቸኝ ቡቱዝ የሆነ ጫማ ወይም ደስ የሚል ነገሮችን እንደዛ። በጣም የሚያምሩ ነገሮች በዛ ብራንድ የሆኑ ነገሮች ላይ በዛ ላይ ነው። የምሳበው እዛ ላይ ትኩረት በማድረግ ነገሮችን እንትን በማድረግ የሚያደርጉበት ነገር አለ። እንጂ ሰንደል ምናምን ስለማይመቸኝ ያለብስ

ጊዜም በደንብ ታስተራራለህ የሚለውን አዎ ለማስተካከል እረን በእንግሊዝ ላይ ተመርኩዤ ተመርኩዤ ነገሮችን ለመስተካከል ነገሮችን ለመስተካከል የቻልኩትን ነገር አደርጋለሁ ይሄን በማድረግበት ወቅት ደግሞ ራሴን ምንም እንደምመስል ነገሮችን እንዴት ማስተካከል እንዳለብኝ። ነገሮችን በስነ በስነ ስርዓት መስተካከል እንዳለብህ ይሰማኛል እነዚህን ነገሮች ለመስተካከል ደግሞ የቻልኩትን ሁሉ አደርጋለሁ ይሄንን የማደርግበት ወቅት ይሄን ምን ያህል ይጠቅመኛል? ምን ሳል ማድረግ አለብኝ ቀጣይስ? በምን ማለት አለብኝ የሚለው ሁሌ በ በእንትን የሚመጣ ነገር ነው። እና ሁሉን የቻልኩትን በማድረግ የመጣው ቀጣይን ሁለቴን ለመስጠት የቻልኩትን ሁሉ አደርጋለሁ። የመመረብ ስቶክ ደግሞ በብዙ ነገር ተጠቅሜያለሁ ብዬ አምናለሁ። ይሄን ስላደረኩኝ ደግሞ እኔን ምን እንደነበርኩ ምን እንደሚመስል የቻልኩትን ለመረዳት በቻልኩትን ነገር ሳያደርግ እንዲያስተካክልን ብዙ ነገሮች አግዞኛል። እና ይሄን ማስተዳደር ትችላለህ የሚለው በደንብ ጊዜን በደንብ ነው የማስተዳደርነው። ጊዜን እየቆጠርኩኝ ንገሮችን በጊዜ ለመጥፋትም ብዙ አይመቸኝም። ይሄን የማደርገው ደግሞ በራሴ ትንሽ ጥቅም ያለ ነገሮች እንዳገኝ በጥሩ ሁኔታ እንዲገነዘብ ረድቶኛል። ይሄን ማድረጌ ደግሞ በብዙ ሁኔታ እኔን ምን እንደምመስልና ወደፊትስ ምን መሆን እንዳለብኝ? ቀጣይ ይሁን ህይወቴ ደግሞ እየተስተካከልና ጥሩም መልከም እንዲሆን የቻልኩትን ለማድረግ በዛ ላይ ዝግጁ መሆኔን ሰዎችን ለማስታወቅ የቻልኩትን አድርጋለሁ ብዬ አምናለሁ። ሰዎችን ብቻ መስተዋወቅ ሳይሆን ራሴን ምን ማድረግ አለብኝ የሚለውን በጥሩ ሁኔታ እንዳሳድግ። ከክፉ ወጥቶ መጥፎ ነገሮችን እንድትቆጠሩ ነገሮችን ማካበድ ሳይሆን በትክክለኛ ስነ ስርዓት ጊዜን ተጠቅሜ ወደ ትልቅ ደረጃ መድረስ አለብኝ ብዬ ስለማምን። ይህንን ማድረግ ደግሞ የቻልኩትን ሁሉ በማድረግ ቀጣይ ህይወቴ የተጠናና መልኩ የተጠናና በፕላን ወይም በትም መሰረት። የህይወቴን ንስሃ ከለመሆን አለበት ብዬ ብመመን ጭምር እኔ ለመስራት ደግሞ የቻልኩትን አደርጋለሁ ብዬ። ስላሰብኩኝ እና የጊዜ ነገር በደንብ ነው የማስተዳድረው

አዎ እችላለሁ በደንብ ነዋ። እንዴት አልችልም ማለት በሁሉ ነገር መተየብም ሌላ ነገር ማድረግም በሁሉ ነገር እኔ ዝግጁ ነኝ። ያንን ነገር ማድረግ ደግሞ በሁሉ ነገር። የሆነ ነገር የመጣብኝ ነገሮች ለመስራት ወይም ድንገት ምላሽ ለመስጠት የማይችሉ አቅሞች ላይ በራሴ በመገንባት የመጡብኝ ነገሮች እንዲህ ምላሽ ለመስጠት በጩኸ ሁኔታ ነገሮች ለማስተካከል የሚያስችለኝ አቅሞች ሁሉ። በራሴ ላይ ዝግጁ ስለሆንኩኝ የመታየት እችላለሁ ማለቴ ነው

የቅን ሰዓት የምወደው ዋጋ አስራ አንድ ጠዋት ነው። የሚመቸኝ የወን ሰዓት ሁለት ሰዓት ሶስት ሰዓት ላይ ያለውን ጠዋት። ነገሮችን እኔ ላይ መብራት እንዳለባቸው ነገሮች እንዴት ማስተካከል እንዳለብኝ የሚሰማኝ ነገሮች እነዚህ ነገር እንዴት ወደ ጥሩ ሁኔታ መቀየር እንዳለብኝ። በራሴ ላይ በመገንባት ነገሮችን የምረዳበት ነገር። ጥሩ ለመቀየር የሚያስችል አቅሞች ለመገንባት እና ጥሩ ሁኔታ እንዲኖረኝ በራሴ። ኢታዎቼ በማሳደግ የቀን ሰዓት ጠዋት እስከ ሁለት ሰዓት ይመቸኛል። ሁለት ሰዓት የሆነ የስራ ስራ የምትጀምርበት ነገር ስለሆነ በራሴ ላይ መስራት አለብኝ ብዬ ስለማስብ። ጭምር በዛ ላይ ጥሩ አስተሳሰብ በራሴ ላይ በመገንባት። ቀጣይ ነገሮች እንዴት ልቀይራቸው የሚል አስተሳሰብ በራሴ ላይ ስለገነባውኝ በዛ ሰዓት የሚሰማኝ ጥሩ። መነቃቃት በራሳዬ ላይ በመገንባት ስላለኝ ይህንን ነገር ለመስራት ወይም ያቀድኩትን ለመሳካት። ሳደርግ ነገሮችን ምን ያህል ጠቃሚ እንደሆኑ በራሴ ላይ እርዳታ ወይም መረዳት ወይም ማተዋወቅ ስትችል። ይሄንን ነገር መስቀል የማይችላቸው ነገሮች በዛ ላይ ስትችል ሁለት ሰዓት ነው

አዎ አዳዲስ ስራ ግንኙነት አደርጋለሁ ማለት እኔ የማውቃቸው ሰዎች ብዙ አሉ በየቅኑ ደግሞ ብዙ አዲስ ስራ ይመጡብኛል። ይህንን አዲስ ስራዎች በምን ራሴ ላይ ወደ ጥቅም መቀየር አለብኝ የሚል አሰሳብ በዛ ላይ በመገንባት ጠቃሚውና አስፈላጊው ነገሮችን በዛ ልክ እንድገነባ የሚያችሉ አቅሞች ላይ በድኩረት በመስጠት አስፈላጊዎች ነገሮችን በዛ ልክ እንዲያድጉ የሚያስችሉ አቅሞች ላይ በዛ በመገንባት በሁለት ጥሩ ነገር እንዲቀይር የቻልኩትን ነገር አደርጋለሁ። እና ይሄን የአስር አዳዲስ ስራዎችን ላይ ስታገኝ አዳዲስ ሰዎችን ትፈልጋለህ አዳዲስ ስሮችን አዳዲስ ስራዎችን ያገኘህበት በዛ ልክ አዳዲስ ስራዎችን ለማወቅ አዳዲስ ሰዎችን ትቀጥለህ ትገኛለህ። ስትገናኝ በእነዚህ ሰዎች አዳዲስ የስራ ግንኙነት መፍጠር አንተ ራስህን ለማሳደግ የሚያስችለውን አቅም በመገንባት ጥሩ ጥሩ አጋጣሚ በመፍጠር ደግሞ ወደ ጥቅሜን ለመቀየር ወደ ጥሩ ነገር ለመቀየር ሁሌም የማደርገው ነገር ስለሆነ ደግሞ ወደ ጥሩ ለመቀየር የቻልኩትን ነገር ለማድረግ ነው። በጣም ረድቶኛል። እና ይሄንን የማደርገው ደግሞ ራሴን ለመቀየር ራሴን ወደ ትልቅ ደረጃ ለመድረስ ሁሌም ይሄንን ሳያደርግ ደግሞ በጥሩን ሁኔታ ራስን እየገነባው ወደ ቀጣይ ህይወቴን ጥሩና መልካም እንዲሆን ሳደርግ የምቀጥልበት አስፈላጊ ነገር ነው ብዬ ስለማምን ጭምር ነው

የድርጅቴን ባህል በጣም ነው የምወደው። ማለት እንደወደው ያደርገኝ አንደኛው ነገር ይሄን የድርጅትህን ባህል እንትወድ የሚያደርግ ንገራችሁ አሉ። አንደኛው ዋናው ነገር የድርጅት ባህል የምወደው ዋናው ነገር እርስ በእርሳችን እንከባብራለን። እዛ ስንከባበር ነገሮችን እንትን እንላለን ሁላችንም መረዳት ነገሮችን ለመረዳት እንጥራለን። አንደኛው ነገር የምወድለት ይሄ ሌላኛው የድርጅታችን የምወደው ዋናው ነገር። ያለን ነገሮችን በመካፈል ችግሮችን በመካፈል የገጠመህ ነገሮች በመካፈል ሰዎች ጋር መረዳዳት መግባባት። ከእሳቸው ጋር ያለህን ግንኙነት ወደ ጥሩ ነገር በመቀየር። አንተ ያሳየባቸው ጥሩ ነገር የሆነ ሌላ ነገር በመልካምነት በማየት ወደ ቀጣይ እንግስግስናው መልካም እንዲኖረንና ጥሩ እይታዎች። የሚያደርጉበት ነገር ይሄ በምታደርግበት ነገር ሰዎችን እርስ በእርሳቸው የመግባባት ነገሮችን የመረዳት ሲያደርጉ ራሳቸው የሚወዱበት ጥሩ ነገር አለ። እና ሌላኛው የኛ ባህል የምናይበት ነገሮች የሆነ ሲያጋጥመን እርስ በርሳችን በመረዳዳት የምንሸፍንበት ስራዎች የሆነ ሰው ካለ እርስ በእርሳቸውን በመሸፍፈን ነገሮችን በማቅለል ነገሮችን እንድናስተካክል የሚረዱና አቅሞችን በመገንበባ ላይ በጥሩ ሁኔታ። ተመርኩዘን ነበር ማለት ነው። እና ይህንን ሁሉ ስናየው ነገሮችን እንዴት ማድረግ ነበረብን እንዴት መቀጠል አለበት? የሰዎች እይታስ ምን ይመስላል የሚለውን ሁሉ እይታችን ለመሳየት የሚያስችል አቅሞችን በመገንባት ላይ ጥሩ ጥንቂት ስናደርግ ቆይተናል። ይሄን ያረኝበት ነገሮች ደግሞ በራሳችን በዛ ጥቅሞች። ተጠቅመናል እና ይሄንን ነገር ማስቀጠል እንዳለብን ደግሞ በየባህላችን የሚሰማን ነገር ነው። አይ ይሄንን ባህላችን በጣም እወደዋለሁ አይደለም።

መሸለፍ ትችላለህ? ይላል አዎ እችላለሁ። የማልችለውም ነገር የለኝም ሁሌ ይሄን እንደቻ አልኩት ነው ማለት አሁን ለመቻል የሚያስፈልግ አንደኛው ነገር እምነትህ ነው እችላለሁ ብለህ ካሰብክ የማትችለው ነገር ላይኖር ይችላል። ምክንያቱም እንኳን መሸለፍ ሌላ ነገሮችን ሳደርግ ነገሮችን የቻልኩትን ነገር ለመሳደግ ራሴን ሁሌ በራሴ ላይ ግንባታ ላይ ስለምሰራ መሸለፍ እችላለሁ ማለት ነው። መሸለፍ ስለቻልኩኝ ነው ነገሮችን መረዳት ያለብኝ ነገሮች በመረዳት ትልቅ ግንባታ በራሴ ላይ በመስራት ነገሮችን ለመረዳት ሞክራለሁ ማለቴ ነው

የምሰራው ስራ ምን ያህል ጊዜ ነው የሚለውን አንድ አንድ ተኩል አካባቢ አርፋለሁ ከቻልኩት አንድ ሰዓት ማለት ምሳ በልቼ ምሳ በልቼ ከዛ ትንሽ ወደ ሻይ ሻይ የሚጠጡበት እዛ ሄጄ ራሴን ለማረጋጋት የቻልኩትን አደርጋለሁ። ያን ካደረኩት በኋላ ወደ ስራ ለመግባት እሞክራለሁ እና እዛ ሰዓት እዛ እረፍቴን ከሻይ ከምሳ ከበላሁ እረፍቴ ላይ እዛ ያለው መሃል ያለው ነገሮች ምሳዬን በልቼ ሻይም በምጠጣበት ሰዓት እዛ ላይ ያለውን ሰዓት እረፍቴን ለመጠቀም የቻልኩትን ነገር አደርጋለሁ። ይሄን በማደርግበት ወቅት እረፍቴን በዛ ልክ አደርጋለሁ ማለት ነው ካልሆነ ወደ ቤቴ ከመጣሁኝ እንዳሰብኩት ቤቴ ላይ ደግሞ ምሳ ከበላሁኝ በኋላ ትንሽ አረፍ እላለሁ ማለት እተኛለሁ አንድ ሰላሳ ደቂቃ እተኛለሁ ከምሳ ስመጣም መንገድ አለ ከምሳ ስትበላም አንድ ሃያ ደቂቃ አለ ምሳ በልተህም ትንሽ አንድ ፈረቃ አንድ ላይ አካባቢ አርፈህ ወደ ስራ ትሄዳለህ በዚህኛው መሃል ያለው አንድ ሰዓት ተኩል እና እስከ አንድ ለሁለት ለሁለት ሰዓት አስራ አምስት ደቂቃ ጎድ የምጎድልበት አካባቢ ምናምን እዛ አደርጋለሁ ከዛ ሰርቪስ ተጠቂሜ ወይም በታክሲም ሄጄ የምሰራበት ነገሮችን በመማቻቸት እንደዛ አረጋለው

ዜናን የማገኘው ከብዙ ነገር ነው። አንደኛ የማገኝበት ዋናው ነገር ከሰው እጅም ታገኛለህ ግን ከሰዎች የምታገኘው ዜና ግን ብዙ ትክክል ላይሆን ስለሚችል እዛ ላይ አልመርጥም። ግን ዜናውን የምታገኝበት በብዙ ቦታዎች ታገኛለህ። አንደኛው ነገር አሁን ላይ ልክ እንደሚታወቀው ይሄን ሶሻል ሶሻል ሶሻል ሚዲያ ማደጉን እዛ ላይ የምትሰማቸው ነገሮች በአንተ ላይ እንዴት ምን ምን ደረጃ ደረሰ የሚለውን ነገሮች ለመመለስ የሚያስችሉ አቅሞች በዛ ላይ እንድትገነባና እንድታውቅ ያስ ይዳ ያደርግሃል። እና ሶሻል ሚዲያ ላይ ብዙ ብዙ ብዙ እዛ ላይ ስለ ሰለምመለከት በዛ አገኛለሁ። እዛ ላይ ደግሞ ውሸትም እውነትም አለ። ግን እዛ ላይ ለመምረጥ የቻልኩትን እንደኔ ሀቅ የሆኑ ሚዲያ ሶሻል ሚዲያዎች በመምረጥ እሳቸው ፎሎው በማድረግ ያለውን አዲስ ነገር በእሳቸው ለማወቅ እሞክራለሁ። ይህንን በማድረግ ደግሞ በብዙ ሁኔታ በራሴ ምን ያህል ምን ያህል አዋቂ ምን ያህል እንዳቅ እና አንዳንድ ነገሮችን ደግሞ ለመወሰን አስፈላጊ ነገሮች ስለሆኑ እዛ ላይ ፎሎው በማድረግ በእሳቸው በመከተል ነገሮችን የምረዳበት አመቻቻለሁ። ሌላኛው ዜና ማገኝበት በ ብዙ በብዙ ሶሻል ነገሮች ማለትም የዩቲዩብ ደግሞ እዛ ላይ የሚያቀርቡ ሰዎች አሉ በድምጽ ተቀድቶ በዩቲዩብ ላይ ገብቼ ከሳቸውም የሚከተለው የሚወጣው ነገር። የሀሳብ ወይም ዜናዎች እዛ ላይ በመስማት ነገሮችን ምን ያህል እውነት ናቸው የሚለውን የፊት የበፊት የነበራቸው ሀሳብ ምንድነው የሚል ጥያቄ በዛ ላይ ጠመጠየቅ ትክክለኛው ትክክለኛው መልስ ትክክለኛው ሀሳብ ለመገንባት ራሴን ዝግጁ በማድረግ ማድረግ ያለብኝ ነገሮች አውቃለሁ። እና እዚህን አብዛኛው የምጠቀማቸው ልክ እንደዚህ ናቸው። ከእነዚህ ደግሞ ከዛቸው በዛም በጣም ታዋቂ የሆኑ እ ዜና ወይም ቻናል የቲቪ ቻናል ያላቸው ከእነሱ ስር እሳቸው ፎሎው በማድረግ አንዳንድ አጠር ያሉ እንትኖች በመስማት በመስመር የሚጣፋው የሚጣፋው ዜናዎችን አጠር አድርጌ በመስማት እነዚህ ያሳለፉትን ነገሮችን እዛ ላይ በመገንዘብ ለማወቅ እና ዜናውን ምን ያህል ጠቃሚ እንደነበረ ምን ያህል እንደሆነ ለማወቅ በእነዚህ ነገር ስራዎች ይጠቀማል አብዛኛው ማለት ነው። ና ይሄንን ፎሎ በማድረግ ይሄንን እንትን በማድረግ ያለው ሀሳብ ያለው አዲስ ነገር ለመስማት የቻልኩትን እንደዚህ በማድረግ ለማወቅ እ ስትሰራና ራሴን ዝግጁ በማድረግ እንዲህ ነጥ አደርጋለሁ

እኔ ጥቅማ ጥቅሞች ብዙ እንኳን የለኝም። ግን እኔ ልክ እንደ ሰርቬር እንደመሆኔ የጥቅማ ጥቅሞቼ አንደኛው የድብስ ብለው የሚመጣው ሺህ ሶስት መው ምናምን አለ። እዛ በየስድስት ወር በየስድስት ወር ሆልዴ ይመጣ። ግን ጥቅሞች አለኝ። ሌላ ደግሞ ወደ ፊልድ ስወጣ ፊልድ ስወጣ ያለው አንድ አበሎች ምናምን የማገኝበት ነገር አለ። እዛ ፊልድ ስንወጣ በቀን የሚታሰብን አድን ቢያንስ ሶስት ሁለት ቀን ምናምን ከወጣህ አስር ቀን የሚታሰብ ነገሮችም አሉ። ይሄን በምንጠቀምበት ራሳችንን የምንጠቀምበት አንደኛው ሁለተኛው ነገር ነው ያን ስናደርግ ደግሞ ራሳችንን እንድትጠቀም ተብሎ የሚመቻች ነገር ነ። ሌላኛው ሌላኛው ጥቅም ጥቅም ይምጣ ተብሎ ጥቅማ ጥቅማዎችን እንዴት ይምጡስ እነዚህ ጥቅማ ጥቅሞችን መቀጠል አለባቸው ተብሎ መንግስት ላይ የወረደ መምህራን እንዴት መቅጥ አለበት ተብሎ ይህንን ለመስተካከል ያሄድበት መንገድ ስለሆነ ያንን ጥቅማ ጥቅሞችን ገና አልመጡም። ግን እሳቸው የምንጠብቃቸው ሌላ ጥቅማ ጥቅሞች አሉ። እና ምን አይነት ጥቅማ ጥቅሞች እላለሁ። የሚለው እሱ ነው ብቻ ነው የለም

እኔም ብዙ አይመቸኝም ግን የሆነ ማለት የምወደው ሰው ከሆነ አንዳንዴም አለፈው አልፎ ካልሆነ እንጂ እኔ ብዙ የቀረ ምግብ ወይም የተረፈ ምግብ ትራፌ ምናምን አይመቸኝም። በቃ አዲስ መሆን አለበት ራሴ የቀረጽኩት ራሴ የዘገጀሁት ለራሴ ብሎ የመጣ ካልሆነ ነገሮችን መብላት የተገኘው ወይም የቀረም ምግብ። ብዙ ሙችት አይሰማኝም። ግን አልፎ ሰዎች ጋር ተሰክፈህ ምናምን ወይም ሰዎች እንዳይሉኝ ብዬ አንዳንዴም አደርጋለሁ በርግጥ። ግን እኔ የሚሰማኝ ራሴን ቀርቼ ምናምን ስበራ ግን ነው ምችት የሚሰማኝ። አብዛኛው ትመለከተው ማለት ነው። ሰዎች እንደዛ ትራፊ ወይም የቀረበ ምግብ ሲበሉ ምንም ላይመስላቸው ይችላል እኔ ግን ትንሽ ይደብረኛል። ሁሌ ስገነዘበው ሰዎችን እንደዛ ስለሚያደርጉ ማለት ነው። እና የትራፍ ምግብ ብዙ አይመቸኝም። አራሴ የቆረስኩት ምግብ ነው ደስ የሚለኝ። እዛ ስበላ ሙቾች ይሰማኛል። እዛ ላይ ስበላ ግን አሁን ደስ የማይል ስሜት ስለሚሰማኝ ባልበላ እላለሁ። የቻልኩትን ነገር ለዛ ነው ማድረግ። የሚያሳያቸው አንዳንድ ሁኔታዎች በራሴ ላይ ይታይብኛል ሰዎች ምን እንደልክ እንደዛ ለደበረኝ ሲያውቃቸው የራሴን አዲስ ምግብ እያመጡ ነው የምሰጠው።

እኔ ሽቶ ብዙ አላካብድም ከቻልኩት ዶድራንት ዶደራንት የሆነ የናባ የሚለውን የብብት ምናምን ነው የምጠቅመው እንጂ ሽታ ላይ ብዙ እንትን አይደለዉም። ግን አንድ አንዴ አልፋ አልፎ በጣም አልፎ አልፎ ማለት የሆነ ሰርግ ምናምን ቢኖር። የኔ ፓወር ማን ብላክ ማን ነው ብላክ ማን ነው ፓወር ማን የሚለውን ጥቁር የሆነ ሽታ አለ። እሱን እጠቀማለሁ። ያንን ይሚሰማኝ ጥሩ ስሜት አለው። በዛ ስሜት ላይ ራሴን ለማዝናናት ፈታ ለማድረግ። የማያደርግበት ነገሮች አል እኮ በራሴ ላይ ማለት ነው። እና ይሄንን የማደርግበት ወቅት ደግሞ ራሴን ከድብርት ለመውጣት ከሰዎች ጋር ያለኝ የነበረውን ግንኙነት ደግሞ መልካም ለመቀየር የምሞክርበት ነገር ስለሆን። ጥሩ እይታ አለኝ ከእሱ ጋር። እና ሽታ የምትጠቀመው ብላክ ማን የሚባለው ፓወር ማን ፓወር ማን ነው ብላክ ማን ነው የሚባለው ጥቁሩ ያለ ትንሽ ርካሽ ነች። እሷን በብዛት እጠቀምባታለሁ።

እሺ የቅርብ ጓደኛ አለኝ። የቅርብ ጓደኛዬ ማለት አብዛኛው ባስፈላጊ ነገሮች። በመጥፎም በጥሩም ሁኔታ ከእኔ ጋር ከጎኔ ጋር ሆኖ። ነገሮችን ያጽናኑኛል ከእሳቸው ያለኝ ነገሮችን ሀሳቦችን በማቅረብ እኔ እሚሰማኝን እኔ እሚያስፈልገኝን ነገሮችን እሱ እሚያስፈልገውን ሁሌ እንመካከራለን። ስንመካከርም ምን ያህል ጠቃሚነት አላቸው ምን አረጉት ምን ምንስብናደርግ ጥሩ ነው እሚለውን። ሀሳብ በራሳችን ላይ በማምጣት ነገሮችን እምንረዳበት ነገር ወደ ጥሩ ለመቀየር የሚያስችል አቅሞች በመገንባት ወደ ጥሩ ነገሮችን ለመጓዝ እንሞክራለን። እኔ ሁሌም ስናወራ ጥልቅ ነው እምናውራ። ሁሌ እንሞካከራለን ነገሮችን ደግሞ የሚያጋጥሙን አዲስ አዲስ ነገሮች በዛ ልክ እንናወራለን እዛ ላይ ስናወራ። ጥሩ አዲስ ነገር እንዳልተፈጸመ እና ምን አዲስ ነገር እንዳለ በዛ ልክ እናወራለን ደግሞ አዲስ ነገር ለራሳችን የተፈፀመ ነገር ደግሞ ልክ እንደዛው እናወራለን። ያን ሁሉ እንደ ምግብ እንደ አንዳንድ ነገሮች አስተያየቶች ከሰዎች ላይ ያለውን አዳዲስ ነገሮችን በመገንዘብ ያሉ አዲስ ነገሮች ለማወቅ እናደርጋለን። ከዛ ልክ ደግሞ ሲደብረን ወጣ ብለን አንዳንዴ ቢራ ምናምን ጠጥን አውርተን ነገሮችን ተገናዝበን ያለው ነገር ሁኔታ አጥንተን አውርተን ምናምን የሚያልፍበት ነገሮችን እናደርጋለን። ይሄን ሁሉ ስናደርግ ደግሞ በራሳችን ላይ ዘና አንድንል እና ፈታ እንድንል ሁሌም ሳይሆን አልፎ አልፎ ከሳምንት አንዴ ወይም ከሁለት ሳምንት አንዴ ወጣ ብለን እንደዛ የምናደርግበት ነገሮች አሉ። ደግሞ ሲደብረን የሆነ ቦታ ላይ እንሄድና እዛ ላይ ሻይ ቡና እየጠጣን ምናምን ከእሱ ጋር ብዙ ወሬ እናወራለን። ያለፍነውን የነበረውን ብቻ ቡዙ ስለ ህይወት ስለ ብዙ ነገር አውርተን ስንጨርስ ነገሮችን ለራሳችን የምናግባባበትን ነገር እናደርጋለን። እና እንደዚህ እያደረግን ነገሮችን እንድናልፍ እናደርጋለን። እና ጓደኛዬ እንደዛ እያደረግን እሱ ያለሁበት ቦታ የሱ ያለበት ሁኔታ በቃ ሁሉን በደንብ አድርገን እናወራለን ይሄን እያደረግን ነገሮችን። ያለውን ሁኔታ በራሳችን እውቀት ማወቅ የሚገባንን በየራሳችን እናደርጋለን። የምንደብቀው ሚስጥር የለንም የመጣው ሚስጥር እናወራለን ስለእሱ ዲስከስ እንመካከራለን። ያለ ነገር ምን ደረጃ ላይ እንደደረሰ ምን መሆን ነበረበት ምን እንደዚህ መሆን አለበተ ምናምን እሚለውን ሁሉ። ነገሮችን መቀየር ያለብኝ ነገሮችን እንድንቀይር ይገፋፋኛል። በቃ ብቻ ሁሉ ነገር እያወራን ነገሮችን መረዳት ያለብን ነገሮችን ተግባብተን እንድንወስን ምናምን እናደርጋለን። ከዛ አልፎ አልፎ የእሱ ቤት የሆነ ችግር የሆነ ነገሮች ካጋጠሙ ሚስቱ ወልዳ ምናምን ካጋጠመ እዛ ቤት ቤቱ ስር ሄጄ ያለው ነገር እሷን ለማጽናናት እሷን ለማጠንከር። የሆነ ድርሻ የሚገባኝ ነገሮችን ይዤ በመሄድ የእሱ ሰርግ ጥሩና መልካም እንዲሆን የራሴን በወቅቱ ማድረግ ያለብኝ ነገሮችን አደርጋለሁ። እና ይሄን ሁሉ እያደረግን ነው እምናልፈው። ብቻ ያለን ፍቅር በጣም ደስ ይላል። ሰዎች ጋር ከእኛ ያላቸው ነገሮችን በዛ ልክ እይታቸው ልክ እንደዛ እንደሆነ ይነግሩናል

እቃዎችን ትጠቀማለህ የሚል ጥያቄ ቤት ያሉ እቃዎችን እጠቀማለሁ። ቤቴ ላይ ያለውን በር ድስት አለ። በር ድስት አለ እዛ ላይ የምጠቀማቸው ነገሮች አሉ ማለቴ ወጥ ዛሬ ምናምን እጠቀማለሁ። ከዛ አልፎ ፍርጅም አለ ፍርጅም የማስቀምጣቸው እቃዎች አሉ። እዛ ላይ አስቀምጬ ራሴን ማድረግ አለብኝ የሚለው ነገሮችን በማየት ነገሮችን እንትን በማድረግ እጠቀማለሁ። አልፎ ምን እንጠቅመው ምድጃ አለ። ምድጃ አለ ምድጃ ደግሞ ያንን ወጥ ሳበስል ለአስፈላጊ ነገሮችን አረግ እጠቀምበታለሁ። ከዛ አልፎ ወጣ ያለ ወንበርም አለ። ወንበርም ላይ እቃዎችን ለማስቀመጥ አንዳንዴ ማለት ራሴ ቁጭ ለማለት የምትጠቅምባቸው። ከዛ አልፎ አልጋ አለ አልጋውም ደግሞ ለመተኛት እምጠቀምበት ነገር አለ። እና ይሄን ነው ይመስላል እቃዎች አነስ ያለነው። ብፌ አለ እኔ አስቀምጬዋለሁ። መክተፊያ አለ ይሄንን መክተፊያ እጠቀምበታለሁ። እንደዚህ አይነት ነው።